የምትወደው ጣፋጭ ምግብ ምንድን? ነው ይላል። እኔ የምወደው ጣፋጭ ምግብ የተለያዩ ጣፋጭ ምግቦችን እወዳለሁ። ለምሳሌ ኬክ እወዳለሁ። ቸኮሌት እወዳለው። ከዛ ጣፋጭ ቻኮሌት ኬክ አይስክሪም እወዳለሁ። እነዚህን ኬኮች እወዳለሁ። ደረቅ ኬክ ካለ ደረቅ ቅድም ኬክ ይመቸኛል። ቦምቦሊኖ ዶናት ዶናት። ይጣፍጣል እወዳለሁ እና በቃ በትክክል ኬክ እና ቸኮሊት በጣም ይመቸኛል።

ጭንቀት ሲሰማ ምን ታደርጋለህ ይላል ጥያቄው? ጭንቀት ሲሰማኝ የተለያዩ ነገሮችን አደርጋለሁ። ለምሳሌ ራሴን ወደ ቤተክርስቲያን እሄድና ራሴን እንድረጋጋ ራሴን አረጋጋለሁ። ሁለት ደግሞ ሶሻል ሚዲያዎችን እጠቀማለሁ ለምሳሌ ቲክቶክ እና ኢንስታግራም ላይ ስክሮል በማድረግ ራሴን ፈታ ለማድረግ እሞክራለሁ። እና የሚያስቁ ፈኒ ኮንተንት ክሬተሮችን ሰርች አድርጌ እነዛን ኮንተንት በማድረግ ራሴን ከጭንቀት ለማላቀቅ እሞክራለሁ። ሲቀጥል ደግሞ ወደ ቤተቤተክርስቲያን ሂጄ እራሴን ጭንቀት የማስወግድበት መንገድ። በቃ በእነዚህና በተለያዩ መንገዶች ጭንቀቴን ጭንቀቴን ጭንቀት ሲይዘኝ ከጭንቀት እላቀቃለሁ ማለት ነው። እና በዚህ መንገድ ነው እኔ ከጭንቀት ራሴን የማላቅቅበት። እያንዳንዱ ሰው የራሱ የሆነ ጭንቀትን የሚያላቅቅበት መንገድ አለው።